ኢሜል ትጠቀማለህ ወይ? ነው የሚለው ይሄኛው ጥያቄ እንዴት ነው ኢሜል አሁን ላይ ከሁሉም መተግበሪያዎች ላይ ለመሞከር ሁሉንም አለም ላይ ያሉ መተግበሪያዎችን ለመሞከር አብዛኛውን ጊዜ የኢሜይል አካውንት ያስፈልጋል። የኢሜይል አካውንት ደግሞ ምን ልሆን ይችላል የጎግል ኢሜይል አካውንቶች ልሆኑ ይችላሉ። እንዲሁም ደግሞ የማይክሮሶፍት የኢሜይል አካውንት አለ ያሆም የሚያስጠቅመው የ ያሆሜይል የተሰኘ የኢሜል አካውንቶች አሉ። እና እኔ ከነዚህ ውስጥ የምጠቀማቸው የተለያየ የተለያዩ አካውንት በተለያየ ሰው የተከፈቱ አካውንቶችም አሉ። ምክንያቱም ፋይልን ኦንላይን ላይ ለማስቀመጥ የተሻለ መንገድ ስለሚሆኑ እንዲሁም የተለያዩ ዶክመንቶችን ወደ ሌላ ሰው ትራንስፈር ለማድረግ ወይም ለመላክ የተለያዩ ሁኔታዎችን መጠቀም ስለሚያስችለን አዎ ኢሜይል እኔ እጠቀማለሁ፣ ኢሜል እጠቀማለሁ። የምጠቀማቸው ኢሜይሎችም ጂሜልን እጠቀማለሁ፤ እንዲሁም ደግሞ የ የ ማይክሮሶፍት አውትሉክን ሆትሜል በሚለው ማለት ነው ሁለት አይነት የኢሜል አይነት አይደል ማይክሮሶፍት ላይ ያለው ስለዚህ እኔ የምጠቀመው የ ማይክሮሶፍቱን አውትሉክ የተሰኘውን እና ጂሜል ደግሞ በተለያዩ ቅድም እንዳልኩት ከሶስት ከአራት ያላነሱ ኢሜሎችን እጠቀማለሁ፣ ያንን የማደርግበት ምክንያት ቅድም እንዳልኩት የተለያዩ ፋይሎችን አፕሎድ አድርጎ እዛ ላይ ለማስቀመጥ እንዲያስችለኝ በተለያዩ ድረ ገጾች ላይ እየገበው የተለያዩ ነገሮችን ለመሞከር ስፈልግ እነዛን የተለያዩ ኢሜይሎች እጠቀማለሁ። እነዛን በምጠቀምበት ሰዓት ደግሞ ብዙ ያደረኩት ኢሜይል አካውንቶች ብዙ እንድሆኑ የፈለኩበት ምክንያት አንደኛ የራስህን ደህንነት ከመጠበቅ አንፃር ነው። ደህንነታችን አሁን ላይ በዚህ በፍሪ የምንጠቀማቸው አካውንቶች ደህንነታችን አደጋ ውስጥ የሚጥሉ ናቸው። የኛ እያንዳንዱ መረጃዎች እየሄዱ ለሌላ ሰው የሚሸጡበት ሁኔታ እንዳለ አንብቤያለሁ፣ ለምሳሌ ጎግል ጂሚኤልን ሲያስጠቅም እነዚህ የኛን እነዛን በነፃ ሲያስጠቅመን እነዛን የኛ መረጃዎችን ሙሉ በሙሉ ስማችን ሊሆን ይችላል፣ ስልክ ቁጥራችን ሊሆን ይችላል እነዚህን ለሚፈልጉ ሰዎች እንደሚሰጥ ሰምቻለሁ። ስለዚህ በነፃ የምንጠቀማቸው አገልግሎቶች በነጻ የምንጠቀማቸው አገልግሎቶች ከዚህ አንፃር እንደሆነ አንዳንዴ ጊዜ የማያቸው ቪዲዮዎች እንዲሁም ቴክስቶች አሉ ማለት ነው። ስለዚህ እነዚህን ለማድረግ ፌስቡክን ለመጠቀም አሁን ደግሞ ቴሌግራምም ለመጠቀም የተለያዩ መልእክቶችን ለመላለክ የተለያዩ የስራ ማስታወቂዎችን ለመከታተል ያስችል ዘንድ የኢሜል አካውንት ተመራጭ ስለሆነ በእነዚህና በሌሎችም ምክንያት የኢሜል አካውንት ተጠቃሚ ነኝ ማለት ነው። እንዳውም ከ ጂሜል ስትጠቀም ከ ባልሳሳት ከ ሁለት ሺህ በእኛ በኢትዮጵያውያን አቆጣጠር ከሁለት ሺህ ሶስት ዓመተ ምህረት ጀምሮ የጅሜል አካውንት ተጠቃሚ ነኝ። ያኔ የዩኒቨርሲቲ ተማሪ በነበርኩበት ሰዓት የተለያዩ ኢንተርኔቶችን በመጎርጎር ወይም በመነካካት ኢሜይል እንደከፈትኩ አስተውሳለሁ። እንደሁም እኔ አይደለ አልነበርኩም የከፈትኩት ያንን ጂሜይል፣ በጊዜው የቴክኖሎጂ የእውቀት መጠኔም ያን ያህል ስላልነበረ በሰው ነበር ያስከፈትኩት፣ ያንን ኢሜይል በመጠቀም ደግሞ በዛው አመት አካባቢ በአንድ አመት በሁለት አመት ልዩነት የፌስቡክ አካውንት ለመጠቀም ስል ያንን ኢሜል ተጠቅሜያለሁ ማለት ነው። ስለዚህ እንደዚህ እንደዚህ አይነት የተለያዩ አገልግሎቶችን ለማግኘት ኢሜይል አካውንት አስፈላጊ ሆኖ በመገኘቱ ምክንያት ኢሜልን ከዛ ጊዜ ጀምሮ መጠቀም እንደጀመርኩ አስታውሳለሁ ማለት ነው። ስለዚህ እኔ የኢሜል በተለይ ደግሞ የጂሜል ብዙውን ሰዓት በየጂሜል አካውንት ተጠቃሚ ነኝ ማለት ነው።